የተበላሸ ነገር አሁን ማስተካከል እችላለሁ የተለያዩ የተበላሸ ነገሮችን እንደ በጣም ብዙ አይነት የተለያዩ ነገሮች አሉ እና ያን ማስተካከል እችላለሁ። ለምሳሌ ቤት የተለያየውን ነገር ሲቃጠል ሊሆን ይችላል ወይም የሆነ ነገር ብቻ ብዙ አይነት ነገር ማስተካከሎች አሉ እና እነዛን ነገሮችን ለማስተካከል ደግሞ ዋናው ጥረት ነው ብዬ አምናለሁኝ። በተለያዩ ነገሮችን ለማስተካከል እሞክራለሁ እጥራለሁ ማለት ነው። ምን ባደርገው ይሻላል ምን ባደርግ ይስተካከላል። እያልኩኝ እያሰብኩኝ እና እየተጨነቅኩኝ ብዙ ነገሮችን አስተካክላለሁ። ማስተካከል እችላለሁኝ። ለምሳሌ ስልኬ ቢበላሽ እንኳን ምን ማድረግ እንዳለብኝ አውቃለሁ። እና በዛም መሰረት ለማስተካከል እሞክራለሁኝ።